የምመኘው ስራ እኔ እርባታ ነው እርባታ ግብርና ማንኛውንም ግብርና ይሁን እርባታ ይሁን ሰፋ ባለ መሬት ወይ ደግሞ ሰፋ ባለ እርባታ ማለት ነው። በሁለቱ ከሁለቱ አንዱን መሰማራት ነው ከምንም በላይ ደግሞ ግብርና ብሰማራ ደስ ይለኛል ግን ሁለቱንም ባካሄደው በጣም ምኞቴ ነውና። ምክንያቱም ግብርና እንትን አለው። የኔ ማለት የአርሶ አደር ልጅ እንደመሆኔ መጠን ግብርና የሆነ እረፍት እረፍት ጊዜያቶች አሉ። በተለይ ግብርና ምንድነው እኛ ኦርቶዶክሳውያን ያን ያክል ውጤታማ ላልሆንበት እንችላለን አላውቅም። ይሄ ይሄ አላውቅም። ግን ምንድነው ብዙ በዓላቶች አሉ። በጣም ብዙ በዓላት አሉ ከሰላሳ ቀናቶች ውስጥ እና በጣም ትርፍ ጊዜ አለ። አሁን ምርታማ ላልሆን እሆናለሁ። እግዚአብሔር ስራ ነው ምክንያቱም 30 ቀናቶቹንም ሰርቼ ምርታማ ላልሆን እችላለሁ። እንደገና ደግሞ ከሰላሳ ቀናቶች ቢያንስ አስራ አምስት ቀናቶችን ብቻ ሰርቼ በጣም ውጤታማ ልሆን እችላለው እሚባርከው እግዚአብሔር ነው። የማከብረውም የሱን ቀን ስለሆነ ይባርክልኛል እርግጠኛ ነኝ። እና ምንድነው እኔ ሁለቱን መስራት የፈለኩት። እኔ ማረፍ አልፈልግም ማለት እረፍት መውሰድ አልፈልግም። ይሄ ረጅም ማለት የኛ አርሶ አደሮቻችን በርግጥ ሌላ ሌላም ስራ አላቸው ግን። ማርባትም በዛው ልክ እፈልጋለሁ። ልክ አሁን አስራ አምስት ቀኑ በዓላቶች ቢሆኑ ዋና ዋና በዓላቶች 15 ቀናት ቢሆኑ። እነሱን ልሰራ አልችልም በግብርና ላይ 15 ቀን ከወር ውስጥ አስራ አምስት ቀን ነው። ግብርና እምሰራው እና ከዛ እርባታ የፈለኩበት ምክንያት ትርፍ ጊዜ አለኝ አስራ አምስት ቀን በጣም ብዙ ትርፍ ጊዜ አለኝ። አንደኛ ሁለተኛ ደግሞ ግብርና ለሊት ላይ አይሰራም። ያው ከጠዋት እስከ ማታ ድረስ ነውና። እኔ እንስሳቶቼን ወይ ደግሞ ከሰአትም እረፍት ብዙ ጊዜ ሊሆን ስለሚችል። እንዳለ እርባታ እምሰራቸውን በሙሉ እዛ ላይ ማለት መስራት ብችል ደስ ይለኛል። ግን እንደማወራው ቀላል ላይሆን ይችላል። በተለይ እርባታ በተለይ አሁን ዶሮ ምናምን ከሆነ ማድለቢያ ከሆነ በጣም ከባድ እንደሆነ ይገባኛል። እና ብቻ የሆነው ሁኖ ወይ እርባታ ወይ ግብርና ከሁለቱ አንዱን መስራት በጣም የምመኘው ስራ ነው። በቢዝነስ መልኩ መያዝ እነሱ በጣም ነው እምፈልገው በተለይ ደግሞ ግብርና በጣም እምፈልገው አይነት ነው። ግን በጣም ሰፊ መሬት ሊኖር ይገባል። ብዙ ብዙ ነገር ከመንግስት ፕሮሰስ አለው ከመንግስት መሬት ተቀብዬ ከዛ ከዛ ከዛ ብዙ ፕሮሰስ አለው። ከዚህኛው ደግሞ ብዙ ገንዘብ ያስፈልጋል ዙሮ ሁለቱም በጣም ብዙ መንገድ አለውና። ላደርገው ስለማልችል ነው እምመኘው ማለት አደርገዋለሁ ብዬ አላደረግም አላሰበም ማለት ይሆንልኛል ብዬ አይደለም ግን እምመኘው አይነት ግን እንደዛ ነው። እርባታውም እዚህ ከተማ ውስጥ በጣም ትልልቅ ማድለቢያ ያላቸው ሰዎች አሉ በደሮ በፍየል በከብቶች በተለያዩ ነገሮች ማለት ነው። እና ከምንም በላይ ደግሞ ዶሮ በጣም በጣም ትልቅ ነገር ይመስለኛል። እንደምናያት ዶሮን ቀለል ያለች ነገር አትመስለኝም። እና የምመኘው ስራ ዶሮ ማርባት ነው። በተለይ የእንቆላል ዶሮዎችን ያው የስጋ ዶሮዎች ያን ያክል እኔ እንትን አልልም ግን የስጋ ዶሮዎች ብዙ ጊዜ እኛ የእናቶቻችን ሀበሻ ዶሮ ነው እሚጠቀሙት ግን የአቅመ ያጣ ምናምን ሰው የፈረንጅ ሊጠቀም ይችላል። እኔ ላይሆን ይችላል እና የ እንቁላል እንትን ግን በጣም እንደሚያዋጣ አያለሁ። ግን ሰፊ ገንዘብ ሰፊ ቤተሰብ ማለት እሚያግዝ በዛው ልክ ጉልበት ይፈልጋል እንደ እኔ አይነት ሴቷ ብቻ እምሰራ ሰው አይደለም። እና ሰፊ ገንዘብ እንደገና ብዙ ደንበኛ ብዙ ነገር ብቻ ብዙ ነገር ያስፈልጋል። ከምንም በላይ ገንዘብ በጣም ያስፈልጋል እንጂ አሁንም ልሰራው እችላለሁ ያው ገንዘቤ ካለ። አንደኛ ልቀጥር እችላለሁ ሁለተኛ በቃ በገንዘቤ ብዙ ነገሮችን ላደርግ እችላለሁ እና። እምመኘው ስራ ቢሆን ከምንም በላይ እርባታና እንትን ነው። ግብርና ግብርናን በጣም እኔ ማለት ኢትዮጵያ ውስጥ ያለውን የኑሮ ውድነት መቀነስ በጀት እሚችለው እምመኘው ስራ ቢእ ደግሞ እሱ ነው። ይችላል እንደውም ይቀንሳል የኑሮን ውድነት ይቀንሳል እና።

ብዙ ሰነዶችን አላዘጋጀም ምክንያቱም ስራዬ ከሰነዶች ጋር ከመሳሰሉት የቢሮ ነገሮች ጋር ምንም ግንኙነት የለውም። እና ይሄ ላይፍ እኔ ይጨንቀኛል ስጀምር ይሄ ህይወት ምንድነው? ማለት ሰነዶችን ምናምን ብቻ እኔ የሚጨንቀኝ ነኝ እኔ እንደዚህ እንትኔ ኮስተር ያለ ስራ ኮስተር ያለ ነገር አይመቸኝም። እና አሁን እንዳላችሁኝ ይሄ እንትን ብዙ ሰነዶችን ማዘጋጀት አላዘጋጀም ጭራሽ ሰነዶች ራሱ የሉኝም። ምንም ማለት የግል የሚሆን ይችላል የቤተሰብም የስራ ቦታም የምና ሰነድ ጭራሽ የለኝም። ምክንያቱም አኔ ይጨንቀኛል እንደዚህ አይነት እንትን አይነት በቃ ዘና ብሎ መኖር አይነት ህይወት ነው እኔ የማሳልፈው እና። ስራዬም አይገናኝም ከሰነዶች ጋር ከመሳሰሉት ነገሮች ጋር የሚያገናኝ ስራ የለኝም። በቃ ስልኬ ቀጥታ ከራሴ ጥረት ጋር ነው እንጂ ሰዎች ጋር ሰነዶች ጋር የመሳሰሉት ነገሮች ምንም ምንም ምንም። እንትን አይደለም እና ብዙ ሰነዶች አላዘጋጀም የማዘጋጅበት ምክንያት ተፈጥሮ አያውቅም። ሰነድ አስፈልጎኝ አያውቅም። ብዙም አስፈልጎኝ አያውቅም ብዙ ሰነድ ካስፈለገ አንድ የትምህርት መረጃ ምናምን ካስፈለገ ወይ ደግሞ የመታወቂያ ኮፒ ነው ካስፈለገ ራሱ እንጂ። ከዛ ውጪ ምንም የመታወቂያ ግልባጭ ካልሆነ ምንም የሚያስፈልገኝ ስነድ ኖሮ አያውቅም በምንም ምክንያት። እንደዚህ አይነት ህይወት እኔ ይሄ የቢሮ የመሳሰሉት ይሄ ኖርማል ማለት ይሄ ኮስተር ብሎ የሚኖሩ የሚሰሩ ስራዎች ምናምና ለይ እኔ በጣም ብዙ ስራዎች አግኝቼ አውቃለሁ እነሱን ግን መሳተፍ አልፈልግም። የቢሮ ስራዎች የተለያዩ ጉዳይ ማስፈጸሚያዎችን እኔ አልወድም። እና ሰነዶችን እኔ በጭራሽ አላዘጋጅም። ጭራሽም ኑረውኝም አያቅም ቤቱ ውስጥ ምንም አይነት ሰነድ የለም። አልገናኝም ከሰነዶች ጋር በጣም እምጣለሁ እንደዚህ አይነት ታሰራለህ።

ሰዓቴ እኔ እንትን የለውም ገደብ የለውም እንቅልፌ በመጣች ሰዓት በማንኛውም ሰዓት ነው ምተኛው። ለምሳሌ አሁን ቢመጣኝ አሁን ልተኛ እችላለሁ ምክንያቱም በጣም ሰፊ ጊዜ አለኝ። ሃያ አራት ሰአቱን ሙሉ የኔ ሰዓት ነው ማለት ለምንም ለሰራም ለምንም አልጠቀምበትም። አልሰራም ምንም አልልም እና ቤት ውስጥ እስከዋልኩ ድረስ በማንኛውም ሰዓት እንቅልፌ በመጣ ሰዓት እተኛለሁ። ግን ያው ቤት ውስጥ ስለምውል ብቻ ወይ ደግሞ ስራ ስለሌለኝ ብቻ እንትንን እንቅልፌ አይመጣም። ማለት እንትን እያለ ነው የሚመጣ። እንደ ሁሉም ስራ ቦታ ውሎ እንደመጣ ሰው ማታ ከአምስት ሰዓት ከስድስት ሰዓት በኋላ ነው እንቅልፍ የሚመጣና። የምተኛውም በዛ ሰዓት ነው ከአምስት ሰዓት ከስድስት ሰዓት በኋላ። ከዛ ከዛ አስራ ሁለት ሰዓት እነሳለሁ ወይ አንድ ሰዓት እነሳለሁ። ግን እንቅልፍ አልተኛም የሁሉም ሰው። ምክንያቱም የተዘበራረቀ ጊዜ ነው ያለኝ አንዳንዴ ሁለት ሰዓትም ልተኛ እችላለሁ። ሶስት ሰዓትም ልተኛ እችላለሁ ስድስት ሰዓትም ሰባት ሰዓትም ልተኛ እችላለሁ እና በተለይ የሆነ ሀሳብ ወይ ጭንቀት ላይ ከሆንኩኝ። እንቅልፍ ጭራሽ የማይመጣብኝን ጊዜ አለ በቃ አንድ ሰዓት በሌላ አልተኛችም። እና ማነኛውም ሰዓት ነው የምተኛው። አንዳንድ ጊዜ የሆነ ወቅት ወቅት አለው። እና አንዳንድ ጊዜ ቶሎ በጣም ድካም ድካም የሚለኝ ጊዜ አለ በጣም የሚደክመኝ እና። ስንት ሰዓት እተኛለሁ ሁለት ሰዓት እተኛለሁ በጊዜ ማለት ነው ሁለት ሰዓት አንድ ሰዓት እበላለሁ እራቴን። ሁለት ሰዓት ቶሎ ልተኛ እችላለሁ። አንዳንድ ጊዜ ደግሞ ኖርማል ጊዜ መተኛት አለብኝ ግን ማለት በማለት ማለት ነው። እንደዛ ከሆነ ሶስት ሰዓት እተኛለሁ። ከዛ ውጪ ይሄ ማህበራዊ ሚዲያ ቲክቶክ በማየት ከሆነ አራት ሰዓት እተኛለሁ። እንደገና ደግሞ ስራ እየሰራሁ በተለያዩ ምክንያቶች ከሆነ ደግሞ አምስትም ስድስትም ልተኛ እችላለሁ። ስራ የምሰራበት ጊዜ አለ ማለት እንቅልፍም ማያስፈልገኝ ጊዜ። እና ስድስት ሰዓትም አምስት ሰዓትም እንተኛለሁ እሱ። ከዛ ውጪ ደግሞ እንቅልፍ ፈጽሞ ከሌለኝ ደግሞ እስከ ዘጠኝ እስከ አስር ሰዓት እቆያለሁ በቃ ዘጠኝ ሰዓት አስር ሰዓት። ጭራሽ በተለይ በጣም ጭንቀት ውስጥ ስሆን በጣም ሀሳብ ሲበዛብኝ የሆነ መጥፎ ነገር ከተፈጠረ። ያው እተኛለሁ ዘጠኝ ሰዓት አስር ሰዓት። በጊዜ ደግሞ የምተኛባቸው ጊዜአት አሉ አሁን ራሴን ካመመኝ ምናምን አስራ ሁለት ሰዓት እተኛለሁ በቃ ከምሽቱ አስራ ሁለት ሰዓት። ገና እንትን ሳይል ቶሎ በእንቅልፍ እንዲለቀኝ ህመሙ ቶሎ ተኛለሁ። ራሴን ሳያሰቃይኝ በፊት ማለት ነው። እና ቋሚ ጊዜ የለኝም እኔ የተለያየ ጊዜ ነው ያለኝ። ሰው ቤት ስሄድ አሁን ለምሳሌ እንቅልፍ አይወስደኝም። ምክንያቱም ሰው ቤት አዲስ ጠረን አዲስ ወዝ አዲስ ምኝታ አዲስ ብዙ ነገር ነው እንትንም የሚለኝና በጣም ሰውነቴ ይቆጣል ደስ አይለው። በዛ ምክንያት እንቅልፍ አይወስደኝም አየሩ ተቀይሮብኛል። ማለት የቤቱን እንትን ሁኔታ። እያንዳንዱን ልብሱ። በቃ ምንም ነገር ከሽንት ቤት ጀምሩ በጣም ብዙ የሚያጨናንቁኝ ነገሮች ይኖራሉ እና። ብቻ የሰው ቤት አወድም በጣም ጭንቀት ይይዘኛል። በተለይ ደግሞ አልጋ ቤት በተለያየ ጉዞ አሁን ወደ ሌላ ሀገር ሲኬሄድኩኝ። ሆቴሎች ምናምን በቃ ሆቴል ላይ ሳርፍ ምናምን አልጋ ቤቶች። በጣም ነው የሚከብደኝ በጣም ምንም ሳልተኛ ነው ማድረው። ምንም እንትን የለኝም ምቾት የለኝም እና። ቋሚ ጊዜ የለኝም። የምተኛባቸው ቀናቶች ቋሚ ጊዜ የለኝም እና ሰዓት የለኝም ምንም አይነት ሰዓት የለኝም። ግን በጣም ብዙ ጊዜ የምተኛበት ሰዓት ግን ብዙ ጊዜ የምተኛበት ቤቴ ስለማድር አንድ አንድ ጊዜ ከሀሳብ ነፃ ስለምሆን። እና ብዙ ጊዜ የማካሄደው ሰዓት ግን አራት ሰዓት ነው። አራት ሰዓት ብዙ ጊዜ እንትን ይሄ የምጠቀመው ጊዜ አራት ሰዓት። የምተኛበት ጊዜ ነው ቢያንስ ከሰላሳ ቀናቶች ውስጥ አስራ አምስቱን አስራ ስድስቱን በአራት ሰዓት ልተኛ እችላለሁ ሌላው ሊዛባ ይችላል። እና አራት ሰዓት የምተኛበት ጊዜ ነው።

የምወደው ሽታ ይሄ ሽቶ ነው የሽታ ሳሙና በጣም ደስ ይለኛል። በተለይ ሳሙና ሽታ በጣም በጣም በጣም ገላ የምታጠብበት ሳሙና ሽታ በጣም እወደዋለሁ። ልብሴንም እማጥብበት ማለት ሁሉ ነገር ላይ ሽቶ የው ራሴን ጥሩ ሽታ ጥሩ ማዕዛ እንዲኖረኝ የሚያረገኝ በሙሉ ደስ ይለኛል። አብዛኛውን ጥሩ ማዕዛ ያላቸው ነገሮች ደስ ይሉኛል የምወዷቸው ሽታዎች ናቸው ማለት የምትጠላው አይነት የለም። ይሄ በጣም እንትን ካልሆነ ሽታው አሁን ብዙ ጊዜ ብዙ ሽታዎች እወዳለሁ። ግን እንደዚህ በጣም ደማቅ የሆኖ አፍንጫ በጣም የሚገቡ ሽታዎች አሉ። ከባባድ ሽታዎች እና እነሱ እነሱን አልወዳቸውም በጣም እምጠላቸው ብዙ ናቸው። ግን በተለይ የወንዶች ሆኖ እነዚህ ኳሊቲ የሆኑ ሽቶዎች አሉ። እነዚህ በሱዳን በኩል የሚመጣው ሽቷቸው የሚያስጠላ ከእነሱ ውጪ ማለት ነው። እና አንዳንድ ዶዶራንቶችን አንዳንድ ሽቶዎች በጣም እነዚህ በሱዳን በኩል የሚመጡ ሽቶዎች አሉ በጣም የሚያስጠሉ የሚያስጠሉ ሽቶዎች። ከዚህ ውጪ ግን ሽቶዎች በጣም ደስ ይለኛል። እነዚህ በጣም ኳሊቲ ያላቸው በተለይ የወንዶች ሽታ ሽቶ የወንዶች ሽቶ በጣም ደስ ይለኛል። በጣም እምወደው ሽታ አለ ያላቸው የወንዶች የወንድ ሽቶ ናቸው። ከዛውጭ ግን ደስ የሚለኝ አሁን ሳሙናዎች በተለይ ይሄ የርድ ሳሙና በጣም የምወደው የሩዝ ሳሙና በጣም ደስ የሚል መዓዛ አለው። ካካዋ የኮኮናታ ሳሙናዎች ደስ የሚል ሽታ ያላቸው በጣም ብዙ አይነት ናቸው ግን ይሄ የእርዱ ሳሙና በጣም የምወደው ነው። የእርድ ሳሙና ያው ብዙ አይነት አለ ግን ኦርጅናሉ ሽታ በጣም ነው ደስ እሚለው እና የሳሙና የገላ መታጠቢያ ሳሙና ሽታዎች በጣም እወዳለሁ። እንደዚህ ኦሞዎችም ላርጎዎችም እነዚህ ፈሳሽ ሳሙናዎችም ቢሆኑ ግን እንትን ቢሆኑም ሽቶአቸው የሚያምር ደስ የሚል እንትኖች አሉ ፈሳሽ ሳሙናዎች እና ልብሴ ላይ በጣም ደስ ይሉኛል። የአበባ ሽታ የሁሉም ሰው እንደሚወድው እወድዋለሁ ግን ያን ያክል ጎልቶ አይታወቀኝም። የምግብ ሽታ ጥሩ ምግብ ያላቸው ሽታዎች የተለያዩ የምግብ ሽታዎች በጣም ደስ ይለኛል ደሮ መዓዛ ያላችሁ ይኸው የኛ ምግብ ምንድነው? ብዙ ጊዜ በጣም ይቁላላል በጣም በደንብ ማለት ነውና ይታወቃል ሽታው። በረጅም ሰዓት ስለሚቆይ ይታወቃል እና የጥሩ ሽት ጥሩ ምግብ ማለት በስርዓት የተሰራ የሚጣፍጥ ምግብ ሽታቸው ደስ ይላል። ይኸው የዶሮ ለምሳሌ አንዱ ነው እና ብዙ አይነት ሽታ አለ። የህፃናት ሽታ ደስ ይለኛል። ህፃናት የሚሸቱት ሽታ በጣም ደስ የሚለው በጣም ህፃናት እነዚህ ከአንድ አመት እስከ ሁለት አመት ያሉት የቤተክርስቲያን ቤተክርስቲያን ነው ያለው በቃ ቤተክርስቲያን ውስጥ ግቢ ውስጥ ሲገባ የሚሸተው መዓዛ። ይለያል ምንም ቃላት የለኝም ስለሱ። እና በጣም ብዙ አይነት ሽታዎች አሉ። ግን እኔ በጣም ቀለል ያሉ ሸታዎች ደስ ይለኛል። ያልተጋነኑ በጣም ደማቅ ያልሆኑ

አዎ መታጠብ ሳህኖችን መታጠብ እወዳለው በጣም ግን አንዳንድ ጊዜ ሚሰለቸኝ ጊዜያቶች አሉ በጣም ሲያመኝ። በተለይ ራሴን ሲያመኝ እንደገና የጾም ሰዓት ሲሆን በጣም ራሴን መቋቋም ሚያቅተኝ ሰዓት አለ። የሆነ አቅም ማጣበት ሰዓት እና በዛ ሰዓት ሳህኖችን አይደለም ከ ኣልጋዬ መነሳት አልፈልግም። ግን በጣም ብዙ ጊዜ ሳህኖች የማጠብ እፈልጋ በጣም እወዳለው። የሰው ቤት ከሄድኩኝ የመጀመሪያ ስራዬ የሚሆነው ሳህኖችን ማጠብ ነው። ማለት ይሄ ልጅ ከመያዝ የመሳሰሉ ስራዎች ምግብ ከማብሰል ይልቅ እቃ ማጠብ። ሳህን ማጠብ ሳህኖችን ማጠብ ነው ምወደው ምክንያቱም በጣም ሰላሜን አግኝቼ ተረጋግቼ ምናምን የለም። የራሴን እንትን ነው ማስበው በቃ ሰውም የሆነ ሀላፊነት እንዲሰጠኝ አልፈልግም። እና ማፅዳቱን ምን ያክል እንደማጸዳውን ምን ያክል እንደማጥበው ሳህኖቹን አውቃለው። እና ሳህን ማጠብ ደስ ይለኛል። በተለይ ሰው ቤት ሄጄ ስራ ስሪ ከተባልኩኝ ሳህን ማጠብ ይሻለኛል ብዬ ነው የማስበው በቃ። ሌላ ማለት ሌላ ነገር መስራት አልወድም። ሰው ቤት ሄጄ ምክንያቱም ኪችናቸውን እንትናቸውን ጓዳቸውን እኔ አላውቀውም። ግን የነሱ ሚሻለኝ ሳህናቸውን ማጠብ ነው። እና በየሰው ቤትም በየድግስ ቤትም ሲሄድ ሳህን ማጠብ እወዳለው። በተለይ የሆነ ልደት ሰርግ ሲሆን። ሚገርመው ደሞ ሳህን ማጠብ የሚወድ ሰው የለም። ሁሉም ሰው ማጠብ አይፈልግም ማስተናገድ ምናምን ምናምን ስለሆነ። እኔ ነኝ ማለት ደበቅ ብዬ ሰው ወደ ማይበት ዞር ብዬ እማጥበው። እና ሰው እንዳያየው ፊት ለፊቴ አይታጠብም እንደዛ ነው። እና ሳሃን ማጠብ በጣም ነው ምወደው ይገርማል። ያ ሰው ሁሉ እንግዳ ሆኜ ሄጄ እዛ ሳህን ሲያጡ ሳያቸው ቶሎ ብዬ ማጥበው እኔ ማጠብ እጀምራለው። እና ሲዝረከረክ ሳህን ሲበዛ አልወድም። በጣም ብዙ ሳህኖች ሲበዙ እኔ ከአንድ ከሁለት ካለፈ ሳህን በቃ ቶሎ ነው እማጥበው። እና ከቻልኩ እንደበላው ማጠብ ነው እወዳለው። ግን ሌላ ሰው ከ እንደዛ አጠራቅሞ ካየሁትም አያስችለኝም። ሳሃን ማጠብ ስለምወድ ቶሎ ብዬ ወደ ማጠብ ሆኖ ምገባው። እና ሳሃን ማጠብ በጣም ነው ምወደው በተለይ። በዓላት ሲደርሱ የባዓል ጊዜ ቡፌ አለኝ ሁሉም ኢትዮጵያዊ ቤት አለ ብየ አሰባለሁና። ቡፌ አለ መደርደሪያ አለ እና ከዛ ያሉት ማይወጡ እቃዎች በሙሉ ሳህኖች ናቸው አብዛኞቹ። ሳህኖችን ያው ኣውጥቼ ማጠብ ስራዬ ነው። በቃ ደስ ይለኛል ስጀምር ከአዋራ ውጭ ምንም ቆሻሻ ነገር የላቸውም። አዋራ ነው እና ትልቁ ማለት ቅባታማ ነገር የላቸውም እና። እነሱን ማጠብ ሳሃን ነው አብዛኛውን ሳሃን ነው ጎድጓዳም ሳሃን ሰርግም ሳሃን ይሁን። ሳሃን ናቸው ብዙ ጊዜ መዋቢዎቹ የቡፌው እና የበዓላት ጊዜ በተለይ አዲስ አመት ሲመጣ። ሁሌ ነው አዲስ አመት ማንኛውም ባዓል ላይ አሁን ከሁለት ወር በኋላ ብዙ ባዓል አለ እና እያወጣን ማጠብ ነው። ዙሮ ከቡፌው ከመደርደሪያው እያወጣን ማጠብ ከኪችን ካቢነቱ እያወጣን ማጠብ ነውና። ማጠብ ደስ ይለኛል በጣም ነው ደስ የሚለኝ ጸጥ ብዬ ተረጋግቼ ወይ ቆሜ ወይ ቁጭ ብዬ ነው። በተለይ ደግሞ ይሄ የራሱ ዚንክ ያለው የራሱ መታጠቢያ የእቃ ማጠቢያ ያለው ቢሆን ደስ ይለኛል። ቦምቧ ያለው ራሱ እና ከዛ እጥብ ሳጥብ ብውል ምንም ምንም ምንም አይደክመኝም አይደብረኝም። ምንም መጥፎ ስሜት አይሰማኝም። ማጠብ ደስ ይለኛል ሳህኖቹ በተለይ ማጠብ ደስ ይለኛል። በበረኪና በሽቦ በደንብ አርጌ ባጥባቸው ደስ ይለኛል። እና ሳሃን ማጠብ እወዳለው። ከቤት ውስጥ ራሱ ሁላችንም እንበላለን። እና መጨረሻ የበላ ያጥባል ስለሚባል እኔ ነበር እሚያሳጥቡኝ ልጅ እያለሁ ጀበሩ። መጨረሻም የጨረሰ ራሱ ያጥባል እና እኔ ያሳጥቡኛል ዙሮ ባልጨረስም ዙሮ እኔን ያሳጥቡኝ ታናሻቸው ስለሆንኩኝ። እና በዛ ተጽዕኖ ይሁን አላቅም ብቻ ግን አጥባለው በጣም ነው ምወደው። ማጠብ የቤተሰብ ስብስብ ብሎ ሳሃን ከሁሉም እቃዎች በተለይ ሳህን በጣም ነው እምወደው። ማጠብ በጣም ደስ የሚል ጽድት ነው እሚሉት በተለይ ማይካ ሳህኖች ሴራሚክ ሳያኖች። ብረት ሳህኖች በጣም ምርጥ ናቸው። ትንሽ ፕላስቲክ ሳህኖች ናቸው ሚያስጠሉት እንጂ አብዛኛው ሳህን ደስ

በቡድን መስራት ብዙም አይደለም ማለት አይመቸኝም ብዙ ጊዜ ከሰዎች ጋር መስራት አልወድም። ደስ ይላል እኮ ስራ ቶሎ ያልቃል አሁን ለምሳሌ እኔ ከእህቴ ጋር እሰራለሁ። አብረን ማለት ነው ለምሳሌ ዛሬ አሁን ልብስ አጥበናል። ከእህቴ ጋር እና ከወንድሜ ሚስት ጋር ማለት ነውና አንድ ላይ የቤቱን ልብስ ደስ ይላል ቶሎ ነው የሚያልቀው። በጣም እንትን ጉልበት ይጨምራል ደስ የሚል ነገር አለው። በፍጥነት ነው የሚያልቀው ከምንም በላይ ስራ ቶሎ ነው የሚያልቀው በፍጥነት ጉልበት ይጨምራል አምንበታለሁ። ከ እንትን ጋር በቡድን መስራት ጥሩ እንደሆነ በተለይ ለፍጥነት በጣም ምርጥነው። ግን ጥራት የለውም ጥራት አይኖረውም ማለት እኔ የማጠራውን ያክል ሰዎች አያጠሩልኝም። እና ስሜ አብሮ ከእነሱ ጋር ካላጠሩት እኩል እንዲጠራ አልፈልግም። ለምሳሌ አሁን ዛሬ ሳጥብ። ለምሳሌ ነው በርግጥ እህቴም ልክ እንደ እኔ ነች ግን። ባታጠራ አብረን ነው ያጠብነው ልብሱን ግን እኔ ያላጠብኩት እሷ ብቻዋን ያጠበችው ልብስ ካለ ያልጠራ ልብስ ካለ እኩል አልጸዳ መባል አልፈለገም ምክንያቱም እኔ ፍግት ብዬ ነው የምሰራው ፍግት ማለት ይሄ ከላይከሌ መስራት አልፈለግም። እና በቡድን መስራት እኔ ከሰዎች ላይ እንደማየው ከሆነ ግን ይሄ ከልብ መስራት አይችሉም በቡድን የሚሰሩ ሰዎች ከልባችው አይሰሩም። ሀላፊነት አይሰማቸውም ቶሎ እንዲያልቅላቸው ወይ እንደዛ ነገር ነው የሚፈልጉት ብቻ አንዳንድ ጊዜ ደግሞ የአንዱ ጉልበት ይበዘበዛል። የአንዱ ጉልበት ደግሞ በጣም እንትን ይላል ሳይሰራ ምንም ሳይሰራ ያልቃል። ስራው ወይ እና የሚያሾፉ ልጆች ጋር ምናምን ይኖራሉ ዞሮ በየቦታው ባህሪው ወጣ ያለ ሰው አይጠፋም። እና በቡድን ስሰራ ልክ እንደኔ አይነት ሰው አላገኝም ነው። ችግሩ አሁን እኔ መስራት የማልወድበት ምክንያት ከበቡድን መስራት የማልወድበት ምክንያት። እኔ ስሰራ አብሬ የኔን ያክል ሰው ይሰራልኛል ወይ? የሆነ ጥራቱ በተለይ ጥራት ላይ ንጽህና ሊሆን ይችላል። እንደገና ብዙ ብዙ ነገሮች መጨረስ ራሱ በመጨረስ ደረጃ ፈጽሞ መጨረስ ፍጽም ማድረግ ስራዎችን ጽድት ማድረግ ምንም አይነት ነገር ላይ ጥራት ያላቸው ስራዎች ይሰራሉ ወይ እኔ እንደዛ ስለሆንኩ የሆነ የሰው ስለሆነ። ብዙ በቡድን ስለምንሰራ የኔ ጥፋት አይታወቅም ብዬ አለባብሼ ማሳለፍ አልፈልግምና። ሰዎች የኔን ያክል ይሰራሉ ወይ? ችግሩ እሱ ነው ስለማይሰሩ እኔ የሚሰማኝ ስሜት አለ ማለት ጥርት አድርጌ ጽድት አድርጌ የሆነ መጨረስ አፈልጋለሁ። ምንም ነገር ላይ እና እኔ ብቻዬን እየሰራሁ አንዳንድ ከቡድኑ ከቡድኑ አባላት መካከል አንዳንድ ሰነፍ ልጆች አይጠፉም። በእኛ ጉልበት እየተጠቀሙ ማለት እነሱ ራሳቸው ዘና የሚሉ ሰዎች ይኖራሉ። እኛ ደግሞ ስራ ይበዛብናል እንደዛ ከሆነ ማለት እንደ እኔ አሁን ስራ ሊበዛብኝ ይችላል ጫና ይበዛብኛል። የቡድኑን በሙሉ በመስራት እና እጠላለሁ እኔ አሁን በቡድን መስራት እጠላለሁ። ከትምህርት ቤት ጀምሮ ነው እንደዚህ ለምን እንደምጠላ? ከትምህርት ቤት ጀምሮ እጠላለሁ። በቡድን ስራ መስራት እና የቡድን ስራ ይሰጠናል በጣም ብዙ ጊዜ እና ቡድን መሪው ነው ብዙ ጊዜ እንትን የሚለው። የሚሰራው ግዴታ ያለበት የሚታሰበው ቡድን መሪ የሚጨናነቀው ቡድን መሪ ነው። እና ሌሎች አባላቶች ሰባት ስምንት አባላቶች በቃ ራሳቸው ምንም በቃ እንትና ሀላፊነት አይሰማቸውም ነበር። እና እኔ ብዙ ጊዜእ ማለት ከልጅ ያለው ጀምሮ እነዚህ በደረጃ ካሉት ተማሪዎች መካከል ስለሆንኩኝ የቡድን ስራ ይሰጠን ነበር። በቡድን የምንሰራው በጣም ብዙ ነገር እና እኔ ለራሴ ውጤት ስል ግዴታ የነሱንም ተጨማሪ ስራ መስራት አለብኝና። በጣም ነበር እንትን የሚሉኝ የሚጠቀሙብኝ በጣም የምናደደው። ማለት የነሱ ውጤት ቢቀንስ ባይቀንስ የራሳችን የራሳቸው በቃ ጉዳይ ብለው የሚያስቡት ነገር ነው። እና ደስ አይለኝም እናደዳለሁ ይሄ ቡድን ስራ ሲሰጥ እናደዳለሁ እና በዛ ምክንያት በቡድን መስራት አልወድም በጣም ነው የምጠላው። አንድ ሰው ይጎዳል አንድ ሰው ደግሞ ይጠቀማልና ደስ አይልም። ለዛ ነው

አዎ ደንጋይ መሰብሰብ እናደርጋለን። በሀገራችን በባህላዊ የቤት አሰረር የሚሰራበት መንገድ አንዱ በድንጋይ ነው። በድንገይ እየሰበሰብን ድንገይ በመካብ ነውና። አዎ ድንጋይ በጣም ብዙ ጊዜ ተሸክሜ ሰብስቤ አቃለሁ ቤታችን ስለሚሰራ ማለት ነው። እና በጣም ከፍተኛ ድንጋይ ሰብስቤ አቃለሁ። ይኸው ቤታችን ቤት ውስጥ ማለት አንድ ሰው ሰብስቦ አይችልም። እና በጣም ብዙ ሆነን ተሰብስበን ከወንዝ ወይ ደግሞ ከሩቅ አካባቢዎች ይዘን ይዤ እመጣለሁና ድንጋይ ሰብስቤ አቃለሁ። እኛ አካባቢ የሚሰሩ ቤት ደግሞ በድንጋይ ስለሆነ። የሚያምር ቤት አሁን ላይ እንደ እንትን ሆኗል መሰለኝ። እነዚህ ከተማ አካባቢዎችም እንደዚህ መሰራት ጀምሯል ይመስለኛል። በድንጋይና ልዩነቱ ምንድነው? እዛ እዚህ መኪና ነው የሚያመጣው እዛ ደግሞ እኛ ተሸክመን ነው የምናመጣው። እና እኔ እንትን አመጣለሁ ዞሮ ድንጋይ ቤታችን ጭስ ቤት አለን። እንደገና ደግሞ ይሄ መኖሪያ ቤቱ ዋናው አለና። የተሰራው በድንጋይ ነው ድንጋይ በመደርደር ማለት ነው። ድሮ ጀምሮ ነው የኛ አካባቢ ድሮ ጀምሮ እንደዚህ ነው የሚሰራው። ድንጋይ ተደርድሮ እስከ ጫፍ ድረስ መለሰኛ አለው በሱ ነው የሚለሰነው። ማጣበቂያ ማለት ነው ማጣበቂያ አለው። እና በድንጋይ ሰብ ሰብስቤ ነው በቤቱ የሚሰራው። እና ሰበስባለሁ እንደማንኛውም ልጅም ሁሉም ልጅ ይሰበስባል እዚህ ጋር ሴት ወንድ ምናምን ትንሽ ህፃን ትልቅ የሚለው የለም። ሁሉንም የአቅሙን ቤት በተሰራ ቁጥር ድንጋይ ከሩቅ እርሻ ቦታ አካባቢ ወንዘማ ቦታ አካባቢ። እናመጣለንና እኔ ድንጋይ ስብሰባ አደርጋለሁ ወጣሁ ነው የምሰበሰበው። አሁን ላይ ያሉ ቤታችን ራሱ እኔ ካመጣኋቸው ማለት ሙሉ ለሙሉ ባይሆንም እኔ ከማመጣቸው ድንጋዮች ስብስብ ነው። የተሰራው። እና ይኸው የቤታችን ስራ ላይ የኔንም አሻራ አለበት ድንጋይ ሰብስቤያለሁ። ዋናው ደግሞ የሚያስፈልገው ድንጋይን ድንጋይ ነውና። ስብሰባ ሰብስቤ አውቃለሁ። ሁለተኛ ደግሞ እዚህ ከተማ አካባቢ ደግሞ ምንድነው? የምሰበሰበው ያው መንገድ ላይ እንዳይገኙ አለ ግቢ ውስጥ አሁን እንቅፋት የመሳሰሉት እንዳይሆኑ ያው ልጆች ምናምን ሲ እንትን ሲሏቸው ሲጫወቱባቸው የሚቆዩትን ነገሮች። እንግዲህ ሰብስቤ ወደ አንድ ቦታ አደርጋቸዋለሁ ሀላፊነት ስለሚሰማኝ። ያ ቢያደናቅፍ ቢመታ ቢወድቅ። ከፍተኛ ጉዳይ ስለሚያደርስ። እኔ ላይ ባያደርስም ያ ድንጋይ ሌላ ሰዎች ሌላ ህፃናት ላይ እንዲያደርስ ይኸው። ህፃናት የሰበሰቡትን ድንጋይ ወደ ሆነ ቦታ ቦታ አሲይዘዋለሁ ዙሮ እና ድንጋይ ሰብስባለሁ። መሰብሰብ አደርጋለሁ በጣም ብዙ ጊዜ ይኸው እዚህ እንደዚህ አይነት ስራዎች ሁሉም ሰው ስለሚያደርግ። ለየት ያለ ነገር አይደለም። ሁሉም ሰው ድንጋይ ይሰበስባል። አንዳንድ ለቤት የሚያስፈልገው ነገሮች አሉ። እንደገና ደግሞ እናቶቻችን እንትን ሲሉ ምንድነው? በቅል ሲያበቅሉ በድንጋይ ነው። እንትን የሚባለው የሚጫነው እና በጣም ብዙ ድንጋይ ሰብስቤ ነው እንትን የምለው አሁን ብቅል ሳበቅል ብዙ ድንጋይችን ሰብስቤ በተለይ ኮሮፌ ጠላ ሲዘጋጅ እንደዛ ነው። ሌላም ጠላ ቢሆንም ችግር የለውም። ግን የኩሬፌ ጠላ በጣም ብዙ ብቅል ስለሚያስፈልግ በጣም ብዙ ድንጋይ። ሰብስቤ ነው የማደርገው ማለት ነው። በብዙ ምክንያቶች ሚስማር ለመምታት ድንጋይ ሰብስቤ ነው። ግድግዳ የሚሆን ይሻል ማንኛውም ቦታ ላይ። ድንጋይ እሰበስባለሁ። ልጆች የሚጫወቱበት አካባቢ ካለ ድንጋይ እሰበስባለሁ። መንገድ ላይ እንዲሁ ብዙ ከምቀመጥባቸው አካባቢዎች ድንጋይ ሰብስቤ ነው እና። አሁን እኛ ቅርብ ሰዓት የተሰሩ ቤታችን የውሃ ልክ የተሰራው ድንጋይ ተሰብስቦና እዛስ ድንጋይ ሰብስቤ ነው የአቅሜን ያክል። በጣም ከባባድ አሉ ወንዶችን የሚሸከሙት እኔ ሴቶችን የሚሸከሙትን ግን በጋሪ እያደረኩኝ ማምጣት እችላለሁና። አምጥቼ ነው የተሰራው። በድንጋይ እና ድንጋይ በጣም ነው የምሰበስበው። የነበረ አሁን ቤታችን በድንጋይ ነው የተሰራው። ያምራል በጣም ቆንጆ ነው። እና በድንጋይ

አቧራ ችግር አይፈጥርብኝም። ሳስበው ከልጅነት ጀምሮ በአቧራ ውስጥ ነው ያደኩት። እና ሲፈጥርብኝ አላየሁትም። እስካሁን አልፈጠረብኝም ምክንያቱም እኔ እረኛ ነኝ። በጎች ስጠብቅ ነው የምውለው ብዙ አቧራ አለ ንፋስ የሚያስነሳው እና ምንም ችግር አልፈጠረብኝም እስካሁን የፈጠረብኝ ችግር አልታየኝም። የሚታይ ነገር የለውም እስካሁን አይኔ ንጹህ ነው። ምንም የፈጠረብኝ ይሄ ሳይነስ ምናምን የሚባል ነገር የለብኝም። አስምም የሚባል ነገር የለብኝም። እና በጣም ብዙ አቧራ ይኸው ያጋጥመኛል። አካባቢያችን ኮብል እስቶን አይደለም ወይ ደግሞ አስፓልት አይደለም። በእንትን የተ ማለት እንዳለ ፒስታ ነው፣ ወይ አቧራ ነው፣ እርሻ ነው ምናምን፤ እና የፈጠረው ነገር አላውቅም። እኔ ችግር ፈጥሮብኝ አላውቅም። አያውቅም አቧራ ሆኜ ስንከባለል፣ ትግል ስገጥም፣ ስላፋ ውዬ ነው የምመጣው ወደ ቤት፤ እና ይኸው ልጅ እያለሁ ነው አሁን አይደለም እሺ እና እንትን ችግር ፈጥሮብኝ አያውቅም አቧራ በምን ምክንያት የችግር ፈጥሮብኝ አያውቅም። ጉንፋን ይኸው የተለመደ ነው ግን ጉንፋን የሚይዘኝ ብዙ ጊዜ። ዝናብ ማለት ይሄ በ ባልተለመደ ወቅት ላይ ዝናብ ሲዘምብ ዝናብ ረጅም ሰዓት አቁሞ ከዛ ሲዘምብ። የእሱ አቧራው ተነስቶ እንትን ይልብኝ የሆነ የሚሸት ነገር አንዳንድ የሚሸቱ ፀሀይ ሲመታቸው ኑሮ ሽንት ያለባቸው ሚሸናባቸው አካባቢዎች ከሸተተኝ። እሱ እንትን ሊለኝ ይችላል ግን አቧራው ጋር ግንኙነት የለውም። ብዙ ጊዜ በንፋስ አማካኝነት አቧራ በጣም ትልቅ አብዎራ ተነስቶ ያልፋል ምንም ችግር አይፈጥርብኝም። እኔ በአይኔም በተመሳሰሉት ነገሮች አላርጅክ አሁን አላርጅክ ያለባቸው ሰዎች አሉ አቧራ ሲነሳ እና እንደዛ እንደዛ የለብኝም። እና እኔ አቧራ ፈ ችግር አይፈጥር

ዜና ከተለያዩ ነገሮች አገኛለሁ። ከኦንላይን ወይም ደግሞ ከመስመር ላይ አገኛለሁ ከቴሌቪዥን ጣቢያዎች አገኛለሁ ከጋዜጦች አገኛለሁ። ከሬዲዮ አገኛለሁና ከተለያዩ ነገሮች ዜና አገኛለሁ። ለኔ የምሻለኝና ደስ የሚያሰኘኝ እነዚህ ማህበራዊ ሚዲያ ላይ ፈጠን ማህበራዊ ሚዲያዎች አሉ። ቲክታክ ዩቲዩብ የመሳሰሉትን። ፌስቡክ ከእነሱ በፍጥነት ነው። የተለያዩ ዜና የምሰማ። ከእነሱ ባገኘ የተሻለ ነው ለኔ አንደኛ ታማኝነት ለማረጋገጥ ምንድነው? በጣም ብዙ ሚዲያዎችን በእነዚህ ማህበራዊ ሚዲያ አንድ ብቻ አይደለም ብዙ ሚዲያዎችን ቼክ አደርጋለሁ። በርግጥ እነዚህ ማህበራዊ ሚዲያ ላይ በፍጥነት ይደርሳሉ። ግን ምንድን ነው ችግሩ እንትን ታማኝነትና እውነተኛነት ነው። ሁለተኛ ደግሞ እነዚህ ዜና አውታሮች ደግሞ የጣቢያዎች ማለት ነው። ሚዲያዎች እነሱ ምንድነው? በፍጥነት አያደርሱም ምንም ነገር በፍጥነት አያደርሱም። እንደገና ደግሞ ይሄው የመንግስታዊ ሆኖ ትንክለኛውን ነገር ሊያደርሱ ይችላሉ ብዬ አላስብም። እንደኔ ሬድዮ ያው እንደ ተመሳሳይ ነው። እንደ ቲቪ እንደ ቴሌቪዥን ተመሳሳይ ነው የምትሆነው። እና ዙሮ እኔ ማህበራዊ ሚዲያ ለኔ የተሻለ ነው። ታማኝ የሆኑ ጣቢያዎችን ታማኝ የሆኑ መረጃዎችን መስማት የተሻለ ነው። እና ዜና ጋር አሁን ከማህበራዊ ሚዲያ ባገኝ የተሻለ ነው

ሳንቲም እቆጥባለሁ ያው ማለት እቆጥባለሁ ግን ሲገኝ ነው የምቆጥበው በማንኛውም ሰዓት አልቆጥብም። ብዙ ባለኝ ሰዓት የተወሰነ ልቆጥብ እችላለሁ። ቆጥቤ አንዳንድ ነገር ካስፈለገ ለዛ ነገር ነው የሚውለው እንጂ አሁን ላይ ግን እኔ ሳንቲም ቆጥቤ አላውቅም። አሁን ላይ የለም ማለት የቆጠብኩት ነገር የለም ለሆነ አገልግሎት ውሏል። ግን በዓለ ሰዓት ወይ ደግሞ ስራ ባለ ሰዓት ገንዘብ በሚገኝበት ሰዓት ግን እቆጥባለሁ። እንደ አየሩ እንደ ሁኔታዎች ነው እንትን ምንቀሳቀሰው እና የምቆጥብባቸው ሁኔታዎች አሉ የማልቆጥብባቸው ሁኔታዎች አሉ። ከሚበላና ከቤት ኪራይ ካላለፈ ምንም ማረገ አይቻልም አይቆጠብም ምክንያቱም ከመብላት ወደኋላ ማንም ሰው አይልም ማለት ሚበላውን ቀንሶ ሊቆጥብ የሚቻልበት ሁኔታ የለም። የባሰ ህመም እንትን ማለት ነው። ማምጣት ነው ማለት አሁን ለምሳሌ በቀን ሶስት ጊዜ መብላት እያለብኝ መቆጠብ ስላለብኝ በቀን ሁለት ጊዜ ካረኩት እኔ ልደክምና ጤና እያጣሁ ልሄድ እችላለሁ። ከዛ ግን የቆጠብኩት ገንዘብ እኔን ለማሳከም በቂም ላይሆን ይችላል። እና ከምበለው በቂ ከሆነ ማለት አስፈላጊ ከሚሆነው ምመገበው መቆጠብ አልችልም። ከምመገበው ቀንሼና ከእሱና ከቤት ኪራይ ያው ካለፈ ልቆጥብ እችላለሁ። ምንም ነገር ከቤት ኪራይም በ እንትን ከቀነስኩኝ ማለት ቤት ኪራይ ከፍዬ ከዛ ከተረፈ ልቆጥብ እችላለሁ። ግን አንዳንድ ሁኔታዎች ከቤት ኪራይና ከምግብ አያልፉም ስለዚህ በዛ ሰዓት አልቆጥብም። አንዳንድ ጊዜ ደግሞ ከምግብም ከቤት ኪራይም አልፎ የሆነ አሪፍ ጊዜ ይኖራል እና በዛ ሰዓት ደግሞ እቆጥባለሁ። አንዳንድ አስቸጋሪ ጊዜያቶች ሲመጡ ለሱ ማለፊያ ይሆናሉ እና ያው ሳንቲም ሲገኝ ይቆጠባል። እቆጥባለሁ ሳንቲም ሳገኝ ነው ግን ከእነዚህ አስፈላጊ ከሆኑት ነገሮች ከመብላት ከመጠጣት ከመልበስና ከቤት ከመጠለያነት ካለፈ በቃ ይቆጠባል። ማለት እንዲ ለመዝናኛ ለመሳሰሉት ነገሮች አላወጣም። ለጌጣጌጥና ለአልባሳት የመሳሰሉት ነገሮች እኔ ቤት የሉም እና እቆጥባለሁ። ግን ደግሞ ብዙ ጊዜ የምቆጥብ ማለት ገቢው ራሱ እንትን በቂ ስለማይሆን አስፈላጊ ያክል ቁጠባ አላደርግም። በቂ የሆነ ቁጠባ አላደርግም ያው አልፎ አልፎ ነው። እና ሲገኝ ሳንቲም እቆጥባለሁ

ልብስ ብዙ ጊዜ የማጥበው በሳምንት አንድ ጊዜ ነው። ብዙ ጊዜ ምክንያቱም አንድ ጊዜ ማጠብ ደስ ይለኛል ሁሉንም በዛ ብሎ። ቀኑን ሙሉ ባጥብ ነው እኔ የሚመቸኝ ቶሎ ቶሎ ከማጠብ ይልቅ ሰነፍ ነኝ መሰነኝ አዎ ሰነፍ ስለሆንኩ ነው። እና በሳምንት አንድ ጊዜ አጥባለሁ። እንደውም የኔን እንኳን ሊቆይም ይችላል ከዛም በላይ ምክንያቱም በጣም ብዙ ልብሶች ናቸው ያሉት። ረጅም ጊዜ ሁለት ሳምንትም ከዛም በላይ ሊቆዩ ይችላሉ። የባለቤቴ አለ የእሱን አንድ ጊዜ የእኔን አንድ ጊዜ በአንድ ሳምንት የኔን በአንድ ሳምንት የሱን እያደረኩኝ ነው የማጥበው። እና ብዙ ቶሎ ቶሎ አላጥም ለልብስ ቶሎ ቶሎ አላጥም። ምክንያቱም ህፃናት የለም። የኔ የባሌን ነው የኔ አንድ ሳምንት አጥባለሁ ቀጣይ ሳምንት የባሌ ከዛ እያለ ይቀጥላል። እና ቶሎ ቶሎ አላጥም ስለው ሲጠራቀም እና አንድ ጊዜ ሳጥብ ደስ ይለኛል። በጣም ሰነፍ ስለሆንኩኝ በዚህ ጉዳይ ልብስ በማጠብ ጉዳይ በጣም ሰነፍ በጣም። ይደብረኛል ከሰው ጋር ሆኜ ማጠብ ይሻለኛል። ቢያንስ ቤተሰብ ጋር ምናምን ሆኜ ሳጥብ ደስ ይለኛል። የሚያግዙ አሉ የሆነ ጨዋታ አለ። ይሄ ምንድነው? መነሳሳት ይፈጥራልና። እንደዛ ከቤተሰብ ጋር ሆኜ ሳጥብ ሁለት ሶስት ሁነን ሳጥብ ደስ ይለኛል። ከዛ ውጪ ግን ብቻዬን ሆኜ ሳጥብ በጣም ነው የሚሰለቸኝ። ቶሎ ቶሎ ውሃ መንካት ደስ አይለኝም። የውሃ ቅፅበታዊ ቀዝቃዛ ውሃ መንካት በጣም ነው የሚደብረኝ። ለዛ ነው። ቶሎ ቶሎ የማላጥበው። እንግዲህ ላውንደሪ ሲኖር እንትን ልል እችላለሁ ቶሎ ቶሎ በየቀኑ የቆሸሽቱን በየቀኑ ላጥብ እችላለሁ። ግን አሁን ላይ ግን በእጅ ማሸት በጣም ነው የሚደብረኝ። እና በሳምንት አንድ ጊዜ ነው ልብስ የማጥበው። እሱንም ይኸው በጣም ፈጠንኩ እያልኩ ነው። ከዛም ሊብስ ይችላል የብቻዬ ልብስ ቢሆን ኖሮ ከዛም ሊቆይ ሁሉ ይችላል እስከ አንድ ወርም ሊቆይ ይችላል። ልብሶቸ ደግሞ በጣም ብዙ ስለሆኑ አንድ ወር ሙሉ የሚለበሱ ናቸው። ብዙ ስለሆነ ማለት አንደኛ ቶሎ ቶሎ አላቆሽሽም እኔ በጣም ተጠንቅቄ ነው። ሁለተኛ ግን በጣም ብዙ ስለሆኑ ቀስ እያልኩ ነው የምለብሳቸው። እና አንድ ወሩን ሙሉ ሊቆይ ይችላል ላጤ እያለሁ እንደዛ ነበር አሁን ካገባው በኋላ በየሳምንቱ ማጠብ ጀምሬያለሁ። እና በሳምንት አንድ ጊዜ ልብስ አጥባለሁ